አው ይገርማል ስራ በጣም አድካሚ ነው የኔ ስራ በተለይ የኔ ስራ በጣም አድካሚ ነው ምክንያቱም ያው እቤት ውስጥም እንደገና ደግሞ ውጭም ስለምሰራ በጣም ከባድ ነው ለኔ። ስራ በጣም አድካሚ ነው ደሞ ለረጅም ሰዓት ነው የምሰራው። እና በተለይ ደግሞ ቤት ውስጥ የሚሰሩ ስራዎች በጣም ከባድ ናቸው። ያው ከምግብ አንስተህ እንደገና ቤት ማጽዳት ግቢ ማጽዳት ልብስ ማጠብ እንደገና አልጋውም ማነጣጠፍ ውሾች አሉኝ እንደገና የውሾች ምግብ መስጠት መስራት የውሻ ምግብ እንደገና ሰርቶ መስጠት ሌላ ቤታቸውን ማጽዳት የውሾቹን እና በጣም ከባድ ነው። ይሄ ሁሉ አለ እና ዘርዘር አድርጌ እነግርሃለሁ እንደገና ደግሞ መስሪያ ቤት እሄዳለሁ። እዛ እሰራለሁ ከዛ ደክሞኝም ብመጣ ደግሞ እዚህ ደግሞ ቤት ደግሞ መስራት የግድ ነው። ምክንያቱም ያው ቤተሰብ ካለ ድረስ ለቤተሰብ ህግ መስዋዕትነት መክፈል የግድ ነው ግዴታክ ነው። እንደው አይ ዛሬ እንኳን አልሰራውም ብትል እንኳን እውነት ነው የምልህ አስችሎክ ሳትሰራው አትቀርም ስለዚህ በጣም ከባድ ነው። በጣም ለኑሮ ለማሻሻል ነሮን ለመቀየር ስትፈልግ ደግሞ ያው አድካሚ ስራዎችን መስራት የግድ ነው። እና በጣም ስራዬ በጣም አድካሚ ነው። እቤት ደግሞ መጥቼ እንደገና ሌላ በጣም አድካሚ ስራ እሰራለሁ ምክንያቱም የቤት ውስጥ ስራ ደግሞ በጣም አድካሚ ነው። ሩጫ አለው ለልጅ ልጆች ይረብሻሉ እነሱን ተው ተይ ምናምን ማለት አለው። እና እሱ ራሱ በጣም አድካሚ ስለሆነ ስራዬ በጣም አድካሚ ነው። እንደገና ደግሞ ያው እነሱ እስከሚተኙ ድረስ ትሰራለህ ልጆች ካሉ ቤት ውስጥ በመጨረሻ ሰዓት ምግብ ውስጥ ስጠኝ ሊለክ ይችላል። እንደገና ቃል ታጥብ ትችላለህ። እና ልጆቹን ራሱ ወዲ ወዲ ማለት አንተ ተው ተው ተይ አትጣሉ ምናምን መዳኘት እሱ እሱ ራሱ በጣም አድካሚ ነውና። ያው ስራ በጣም አድካሚ ነገር ማን ግን ሆነም ቀረ እግዚአብሔር በረዳህ መጠን ፈጣሪ በረዳህ መጠን ያው ትኖራለህ። ትሰራለህ እግዚአብሔር ደግሞ ያው የልፋትህን ደግሞ እግዚአብሔር ያይልሃል። ምንም ቢሆን ከለፋ ከደከምክ ከጣርክ እሱ ያይልሃል እና ልጆችን ደግሞ የሆነ ነገር ያደርግልሃል። እና ያው ስራ አድካሚ ነው። ስራ አድካሚ ደግሞ ቢሆንም መስራት ደግሞ የግድ ነው እየደከመክ መስራት ግድ ነው አርፋለሁ። እኔ አሁን ደክሞኛል ይሄኛውን ስራ አልሰራውም የምትለው ነገር የለም የውጪው ስራ የውጪ ስራ ነው። እንደገና ደግሞ ቤት ውስጥ ስትመጣ በጣም በጣም ብዙ ስራ ነው የሚጠብቅህ። እና እንጀራ መጋገር አለ ልብስ ማጠብ እነዚህ ሁሉ ስራዎች በእኔ የሚሸፈኑ ናቸውና። ያው በጣም ቢደክመኝም እሰራዋለሁ። አንዳንዴ ጊዜ ግን ያው የራሴን ቴክኒክ እጠቀማለሁ። ስራውን ማቅለል እንዴት እንደምችል እንትን እላለሁ እና አንዳንድ ጊዜ ምግብ የሚሰራሩ ነገሮች አንዴ በመሰራራት ለምሳሌ አንድ ፍሪጅ አልከትም ያው ግን በዛ አድርጌ እሰራውና ለቀን ሶስት አራት አይነት አነሳ አነሳ አድርጎ መስራት ነው። ከዛ ያው ቀኑን ሙሉ ስራ ሳሰር ምግብ አሰራም ማለት ነው። ስለዚህ ቀኑ ሙሉ ሳይሆን ያው ጠዋት የሰራው ለቀኑ ሙሉ ይጠቅምሃል። ምክንያቱም በአንዴ የምትሰራው ብዙ አይነት ስለሆነ ያው ይጠቅመዋል ሩዙንም ፓስታውንም ምኑንም ምኑንም ስልሱንም ሰራርቶ ማስቀመጥ ጥሩ ነው እላለሁ። ሌላ ደግሞ ያው ቤት ስታጸዳ አንዷን ክፍል ብቻ ነጥለህ ምግብ ለመብያ እንደዚህ ልጆች የሚጫወቱበት ቤት ምናምን ምናምን ካደረከው ቢያንስ በጣም ክብደቱን ይቀንስልሃል። እንደገና ደግሞ ልጆች ናቸው በጣም በብዛት ቤት የሚያቆሽሹት። እነሱን ደግሞ አንድ ክፍል ውስጥ እንዲጫወቱ ወይ ውጪ እንዲጫወቱ ማድረግ አንድ ዘዴ ነው። ሌላኛው ልጆች ማስጠናት ነው። ልጆች ማስጠናት ላይ ያው እንግዲህ ልጆችን ስታስጠና። በራሳቸው ደግሞ እንዲንቀሳቀሱ ማድረግ ምክንያቱም በራሳቸው ትሬን እንዲያደርጉ በራሳቸው እንዲያጠኑ በራሳቸው እንዲማሩ ካላደረግክ። ሁሌ በቃ እኔ አለሁላችሁ እኔ አስጠናችኋለሁ እኔ ነኝ እንደዚህ በቃ ምናምን የምትል ከሆነ አንተ ላይ ጫና እየበዛብህ ነው የሚመጣው። እና እኔ ደግሞ ጫናዬን ለመቀነስ ልጆች በራሳቸው እንዲያጠኑና ያልገባቸውን ነገር እንዲጠይቁኝ። ክፍት አደርግላችኋለሁ ከዛ እነሱ ከእንትን ካሉ በኋላ አጥንተው ያልገባቸውን ይጠይቁኛል ከዛ በኋላ ያው ባልገባቸው ነገር ላይ እንነጋገራለን ማለት ነው። ስለዚህ በጣም ብዙ ስራ ቢኖርብኝም ግን ያው መስራቴን አላቆመም

መብረቅ ፈራ ነው ሳይሆን የሚባለው መብረቅ ትፈራለህ? ነው የሚባለው ስለዚህ ጥያቄህን በዚህ አስተካክለው። መብረቅ አዎ በጣም የሚያስፈራ ነገር ነው። ምክንያቱም መብረቅ እኔ ለምሳሌ እፈራለሁ ምክንያቱም ያው መብረቅ ድምጽ ያለው ነገር ነው በጣም የሚያስፈራ ነው። እንደገና ደግሞ ሰውም ደግሞ ህይወቱን ሊያሳጣ የሚችል ነገር ነው። መብረቅ በመሰረቱ ስለዚህ መብረቅ በጣም ነው የምፈራው በጣም እፈራለሁ። መብረቅ ምክንያቱም አንደኛ ራሱ ጩኸቱ በጣም ነው የሚያስፈራው ድምፁ በጣም ሀይለኛ ነው። እንደገና ደግሞ ላይትኒንግ ማለት እንደዚህ ብርሃን አለው ከውስጡ የሚወጣ ብርሃን አለው። ስለዚህ በጣም ነው የምፈራው መብረቅ በጣም የሚያስፈራ ነገር ነው። እንደውም ክረምት ክረምት ላይ በጣም ከባድ የሆነ የመብረቅ ብልጭታዎች አሉ። እንደገና ደግሞ እኛ አካባቢ ያው መብረቅ መከላከያ የለም ስለዚህ መብረቅ በጣም አስፈሪ ነገር ነው። ስለዚህ መብረቅ በጣም እፈራለሁ። እና ስለ መብረቅ አመጣጥ አፈጣጠር ምናምን ብዙ የማውቀው ነገር የለም። መብረቅ ያው መብረቅ ለምን እንደሚሆን ራሱ የማውቀው ነገር የለም። ምክንያቱም ያው እንጃ መብረቅ ያው ሁለት ነገሮች ሲጋጩ የሚፈጠር ነገር ይመስለኛል። እና መብረቅ በጣም ነው የምፈራው እንደውም አንድ ጊዜ እኛ አካባቢ መብረቅ ጥሎ ሰው እንደገደለ አውቃለሁ። እና ብዙ ጊዜ በአፈ ታሪክ እኛ ጋር መብረቅ ሲመጣ ዛፍ ስራ አትጠለሉ ምናምን ይባላል። ምክንያቱም ብዙ ጊዜ ያው ዛፍ ላይ ምናምን ነው የሚወድቀው። ስለዚህ ዛፍ ስር ከተጠለልክ መብረቅ ሊመታክ ይችላል። ስለዚህም በተቻለ መጠን በክረምት አካባቢ ዛፍ ስር መጠለል እኛ አካባቢ አይመከርም። ምክንያቱም መብረቅ ከመጣ ዛፍ ላይ ስለሚወድቅ ያው በተመሳሳይ አንተንም ዛፍ ስር ካለክ ሊጎዳክ ይችላል ወይም ሊገልክ ስለሚችል ዛፍ ስር እንዳትጠለሉ ተብሎ ይነገራል። ያው መብረቅ አንዳንድ ጊዜ ያው ብዙ ሰዎች አካባቢ ያው የመብረቅ መከላከያ ወይም ደግሞ ወደ መሬት ውስጥ የሚታሰር ብረት አድርገው መብረቅን ይከላከላሉ ቀጥታ በዛ በኩል ስቦ መሬት ውስጥ እንዲከተው ማለት ነው። ግን ያው መብረቅ እስከ ዛሬ ድረስ መብረቅ በአይኔ ማለት የወደቀ መብረቅ አይቼ አላውቅም ምን እንደሆነም አላውቅም። ግን ያው ኤሌክትሪክ አይነት ነገር ወይም ደግሞ የኤሌክትሪክ ንዝረት ነገር ይመስለኛል። ያው በሚፈጠር በውሃ አካላት ወይም ደግሞ በዳመናዎች ግጭት የሚፈጠር የኤሌክትሪክ ሀይል ይመስለኛል። እንደዛ ነው እኔ የማስበው ግን ብዙ መረጃ የለኝም። መብረቅን በተመለከተና በአይኔም አይቼ አላውቅም ግን ድምጹን ስሰማ በጣም ነው የምፈራው። በጣም በጣም ነው የምፈራው በጣም ነው። እንትን የሚለኝ እና የሆነ የመብረቅ ድምጽ ሲመጣ ደግሞ ያው ሁሉንም ነገር እናጠፋፋለን። መብራት እናጠፋለን እንደገና ደግሞ ምንድነው መሰለህ ሞባይል እናጠፋለን ቴሌቪዥን እናጠፋለን ሁሉንም ጥፍትፍት አድርገን ነው ዝም ብለን ወደ ውጭ የምንመለከተውና ያው መብረቅ በአካባቢያችን በጣም በብዛት የሚከሰት ነገር ነው። አንዳንድ ጊዜ በጣም ሲበዛ ደግሞ እንትኖቻችንን መጋረጃዎቻችንን በጣም ዝግትግት አድርገን እንትን እንላለን እንቀመጣለን ስለዚህ የፍርሃት ስሜት ይፈጥርብኛል። በጣም ነው የምፈራው። እንደገና ደግሞ ከድምጽ ከእንትኑ በላይ ደግሞ ብልጭታው ከድምፁ በላይ ደግሞ ብልጭልጭታው የሆነ አለ አ ብርሃን ነገር የሚያሳየው ነገር እሱ ደግሞ በጣም በጣም ነው የሚያስፈራኝ። እና በጣም እፈራለሁ። እና አደጋ ሊያደርስብን ይችላል ብዬም እንደውም እፈራለሁ። ምክንያቱም በሀገራችን ብዙ ጊዜ የመብረቅ መከላከያ የለም። ያው ሰው ብዙም አያውቅም ስለመብረቅ ያው እንትንም ቢልም ግን አንዳንድ ያደጉ ሀገራት የመብረቅ መከላከያ እንደሚያደርጉ አውቃለሁ። ግን እኛ ሀገር እንደዚህ አይነት ነገር የለም። ያው በመጣ ሰዓት መቀበል ነው እንጂ እሱን እንከላከል ብለን እንትን የምንለው ነገር የለም። ግን ያው ብዙ ጊዜ መብረቅ በክረምት ነው የሚመጣው። በክረምት ሲመጣ ደግሞ ያው ዝናባማ ወቅት ስለሆነ የኛ እንትን ክረምታችን ያው የምንከላከልበት ነገር ባይኖርም ግን ያው ብዙም አደጋ

ዝናብ ሲዘንብ ዝናብ ሲዘንብ ምን ታደርጋለህ? ብለህ ለጠየከኝ ጥያቄ ያው ዝናብ ዝናብ በሀገራችን በጣም ደስ የሚል ነገር ነው። ሀገራችን በጣም ፀሀያማ ስለሆነ ዝናብ ሲዘንብ በጣም ልክ እንደ ትልቅ ብርቅ ነው የምናየውና በጣም ደስ ይለናል። ስለዚህ ያው ዝናብ ሲዘንብ በጣም ብዙ ነገር ነው የማደርገው። በጣም የዝናብ ወቅት ሲመጣ በጣም አንደኛ በጣም ደስተኛ ነኝ። ሁለተኛ ዝናብ በሚዘንብበት ጊዜ ያው ብዙ ነገር እናደርጋለን አዝእርቶችን እንዘራለን። መሬት ይታረሳል እና ዘርን ይዘራል እና ብዙ ነገር ታደርጋለህ አካባቢ በዝናብ ወቅት ጊዜ ግን ያው እኔ ከተማ ስለምኖር እንደዚህ አይነት ነገሮች አላደርግም። ነገር ግን ምን መሰለህ ዝናብ ሲዘንብ ደስ የሚል ስሜት አለው እኛ እንዳልኩህ በጣም ፀሀያማ የሆነ ቦታ ላይ ስለምንኖር። ያንን ነገር ልክ ዝናብ ሲመጣ በጣም እንደ ብርቅ ነው የምናየው እና ዝናብ ሲመጣ በጣም ደስ ይለኛል። ዝናብ ሲዘንብ መተኛት በጣም ነው የምወደው በመሰረቱ በጣም የምወደው ምን እንደሆነ ታውቃለህ መተኛት ነው ደስ የሚል እንቅልፍ ነው የሚወስደኝ። መጋረጃዬን ዝግትግት አድርጌ ቤድ የዝናቡን ድምጽ እየሰማሁ መተኛት በጣም እወዳለሁ። እና ዝናብ ሲዘንብ ቁጭ ማለት አልወድም በመሰረቱ ይሄ የኔ ነው። ነገር ግን እስቲ እንደ እንደ እንደ አጠቃላይ በሀገራችን ዝናብ ሲዘንብ ምንድነው የሚደረገው የሚለውን ነገር አንድ ላይ ልንገርክ። ዝናብ ሲዘንብ ያው የክረምት ወር ነው እኛ ዝናብ ጠብ ዝናብ ሲመጣ ነው። ክረምታችን ስለዚህ ዝናብ በመጣ ጊዜ እርሻ እናርሳለን። እርሻ ይታረሳል እንደገና ደግሞ ያው አካባቢው በጣም ነው የሚያምረው ቡቃያው ምኑ ምኑ በቃ በጣም ያምራል። እና ዝናብ ሲመጣ ይዞት የሚመጣ ብዙ በረከት ነው ያለው። እና እህሉን ያው በዝናብ ብቻ የሚታረሱ ልክ እንደ ጤፍ አይነት እህሎች አሉ። ዝናብ ጠብቀው በዝናብ የሚያድጉ እህሎች አሉ እነሱ ይታረሳሉ ሽምብራው ባቄላው ሁሉ ነገር ይታረሳል። ይዘራል። ከዛ በኋላ ያው መስኩ ሁሉ አረንጓዴ ነው የሚሆነው ያው ሶስት ወር አራት ወር ነው የክረምት ወቅትም ብለን የምንለው ሶስት ወር ነው። ምን ምንድን ነው ሀምሌ ነሀሴ? ሰኔ ሀምሌ ነሀሴ እነዚህ ሶስት ወራት የክረምት ወቅት ወይም ዝናብ በደንብ ዝናብ በደንብ የሚዘንብባቸው ወይም ደግሞ የዝናብ ወቅት ብለን የምንጠራቸው የክረምት ወቅታችን። እነዚህ ሶስቱ ወራት ናቸው። ስለዚህ በእነዚህ ሶስት ወራት ውስጥስ በእነዚህ ሶስት ወራት ውስጥ በጣም ብዙ ነገር እናደርጋለን። ስለዚህ በጣም በጣም ነው እንትን የምንለው ደስተኛ ነን። በዚህ በዚህ ወራት ላይ ብዙ ነገር ነው የምናደርገው። ያው የክረምት ወር ገበሬው እርሻውን ያርሳል። ገበሬው እርሻውን አርሶ ምን ብሎ ከዛ ዘርቶ ምን ብሎ ያው ለአገሬውን የሚቀልበው ገበሬው ስለሆነ በዛ ጊዜ ያው ሁሉንም ነገር ያደርጋል ማለት ነው። ክረምት ለእኛ ህይወት ነው ምክንያቱም ዝናብ ህይወት ስለሆነ። ዝናብ ስላለ ነው ከብቶቹ የሚኖሩት ዝናብ ስላለ ነው። ሰው የሚሄደው የሚራመደውና ፈጣሪ ከሰጠን አንድ በጣም ትልቁ በረከት መካከል አንዱ ዝናብ ነው። ስለዚህ ዝናብን ዝናብን ተጠቅመን ነው ሁሉን ነገር የምናደርገው። ስለዚህ ዝናብ ህይወት ነው ዝናብ በጣም ጥሩ ነገር ነው። እና ዝናብ ሲዘንብ እኔ ደግሞ በጣም ደስ ይለኛል ደስተኛ ነው ዝናብ ሲመጣ የማደርገው ነገር። ዝናብ ሲመጣ እተኛለሁ ይሄ ደስ ከሚለኝ ዝናብ ሲመጣ መተኛት በጣም ደስ ይለኛል። ነገር ግን በዝናብ ውሃ በጣም ብዙ ነገር አለማለሁ ቆስጣ ሰላጣ የጓሮ አትክልቶች ምናምን እተካክላለሁ። ስለዚህ እነዚህን ሁሉ አደርጋለሁ። ስለዚህ በዚህ በዚህ ጊዜ በዚህ ጊዜ ውስጥ ብዙ ነገር ማድረግ ደስ ይለኛል። ስለማደርግም ደግሞ ሰአቱን ጠብቆ ዝናብ ሲዘንብን እወዳለሁ። ስለዚህ ያው ዝናብ ሲመጣ በጣም ደስተኛ ነኝ ምክንያቱም ብዙ ነገር ስለምናደርግ ይታረሳል ይለማል። ጥጋብ ይሆናል ክረምት መስኩ በጣም ያምራል። እንደገና ደግሞ ሳር ያድጋል። ስለዚህ ይሄ ሁሉ ነገር ዝናብ ይዞት የሚመጣው ነገር ስለሆነ በጣም ደስ ይለኛል። በጣም ነው የምወደው የዝናብ ወቅት ራሱ በጣም

የመጀመሪያ የከብ የቤትህ ጣሪያ ከምን የተሰራ ነው በሚለው ብታስተካክለው ጥያቄውን ጥሩ ነው ምክንያቱም የቤተጣሪያ ምን የተሰራ ነው አይባልም ከምን የተሰራ ነው ነው የሚባለው ስለዚህ የቤትህ ጣሪያ ከምን የተሰራ ነው ላልከኝ ጥያቄ መልስ የሚሆነው የኔ የቤት ጣሪያ የተሰራው ከቆርቆሮ ነው። ስለዚህ መልሱ ይሄ ነው ማለት ነው። ነገር ግን ያው በሀገራችን ደግሞ ወይም ደግሞ በማህበረሰባችን ያለውን የቤት ጣሪያ አይነት የሚሸፈነው ቆርቆሮ አይነት ምናምን እነግርሃለሁ ማለት ነው። በዛው አያይዤ ስለዚህ ለምሳሌ በቤት አሰራር አንስቶ ባህላዊ ቤት እና ዘመናዊ ቤቶች አሉ። እኛ ሀገር እና ዘመናዊ ቤቶች ምን አይነት ናቸው? ባህላዊ ቤቶች ምን አይነት ናቸው? ነው ከዘመናዊው ስጀምር ያው ዘመናዊው ልክ ማንኛውም ሀገር እንዳለው የቤት አይነት የቆርቆሮ የቆርቆሮ አይነቶች ብዙ ናቸው ኮስፒ ምናምን የሚባሉ አሉ። እነሱ የቆርቆሮ የተለያየ አይነ ቆርቆሮ ነው ያለው ሸክላ ነገር አለ ምናምን ብዙ አይነት አለ ኖርማል ቆርቆሮ አለ። እና የእሱ የተሸፈነ ቆርቆሮ አለ። እና ቤቶቹም ያው ዘመናዊ ቤቶች የምንላቸው ፎቆች ምናምን ያው በሱ ይሰራሉ። ነገር ግን ኢትዮጵያ ውስጥ በዘመናዊ መልኩ ሆኖ ደግሞ ባህላዊ ባህላዊ ቤቶችም ይሰራሉ። ለምሳሌ ጎጆ ቤት የሚባል አለ ጎጆ ቤት የኢትዮጵያ ባህላዊ የቤት አሰራር ነው። ወይም ደግሞ ወደ መሃል ሀገር አካባቢ ወይም የምስራቅ ኢትዮጵያ ማለት ምስራቅ ኢትዮጵያ ሳይሆን ሰሜን ኢትዮጵያ ጎንደር ጎጃም ኦሮሚያ ሁሉም ጋር አለች እቺ ጎጆ ቤት አሰራር እሷ በምንድነው የምትሸፈነው ብዙ ጊዜ በሳር ነው። በጠንካራ ሳር ትሸፈናለች ያቺ ሳሩ ደግሞ በሚገርም ጥበብ ነው የሚከድኑት ያ የአንደችም ቢሆን ዝናብ አያፈስም። እንደገና ደግሞ ይገርምሃል ምንም አይነት ደግሞ እንትን አያረግም ማየንጠባጠብም ምንም አይልም በሳር ተከድኖ ማለት ነው። ስለዚህ በሳር የሚከደነው ምንም አይነት ጠብታ የለውም። ምንም አይነት ጠብታ ስለዚህ አንደኛው የሳር ቤት ወይም ደግሞ በሳር ቆርቆር በሳር የሚከደነው የቤት አይነት ነው። ሌላኛው ደግሞ ወደ ሰሜን ትግራይ ምናምን ደግሞ ስትሄድ በድንጋይ የሚሰራ የቆርቆሮ ወይም ደግሞ የላይኛውን በቆርቆሮ ፋንታ ምን ያደርጋሉ ድንጋይ ድንጋይ ያደርጋሉ። ስለዚህ ድንጋይ ተደርጎ ልክ እንደ ቆርቆሮ ድንጋዩ ተኮልኩሎ ከዛ በኋላ ጥቅጥቅ ከተደረጎ ከተሰራ በኋላ። ሌላኛው ልክ ቤት የሚከደንበት ሌላ አማራጭ እንደገና ደግሞ ሌላኛው ደግሞ እዛው ሰሜን ኢትዮጵያ ትግራይ አካባቢ ደግሞ ምን አለ መሰለህ ተፈልፍሎ የሚሰራ ቤት አለ። ድንጋዩ ተፈልፍሎ ወይም ደግሞ ተቆርቁሮ ይሰራል። እዛው ውስጥ ለውስጥ ልክ እንደ ላሊበላ ምናምን ካወቅክ ከስር ተቦርቡሮ የሚሰሩ የመኖሪያ ቤቶች አሉ። ስለዚህ እነዚህ ደግሞ ጣሪያቸው ምንድነው ድንጋይ ነው ማለት ነው። ሌላኛው ደግሞ ወደ ደቡብ ኢትዮጵያ አካባቢ ወደ ደቡብ ኢትዮጵያ አካባቢ ደግሞ የሚሰራ የቤት አይነት አለ። ስለዚህ ይሄ የቤት አይነት ደግሞ ይሄ የቤት አይነት ደግሞ በቀርካሃ ነው የሚሰራው። ምንድነው መሰለህ ሙሉ በሙሉ ቤቱ በቀርቀሀ ነው የሚሰራው ከላይ እስከታች ማለት ነው። ዙሪያው በቀርቀሀ ነው የሚሰራው። እንደገና ደግሞ እንደገና ደግሞ የ እንትኑ ግድግዳውም ቆርቆሮም የሚሰራው በምንድነው በቀርቀሃ ነው። ስለዚህ ይሄንኛው ደግሞ ምንድነው የሚደረገው ቀርቀሃውም በጣም ምርጥ ምርጥ ቀርቀሃ ይፈለግና ወይም እንትን ይባልና ከዛ በኋላ ከዛ በኋላ ያው ቀርካሃ ታውቃለህ። ብዙ ጊዜ ለብዙ ነገር ያገለግላል እኛ ሀገር ለብዙ ለጣሪያነት ብቻ ሳይሆን ለብዙ ነገር ያገለግላል። ለእቃ ለቤት እቃ ለምን ያገለግላል የቤት እቃም ይሰራበታል። ስለዚህ ቀርቀሃ ቆርቆሮ መሆንም ይችላል ወይም ደግሞ ቆርቆሮ ሳይሆን ከላይ ክዳን የቤት ጣሪያ መሆን ይችላል ማለት ነው። ስለዚህ አንደኛው የ እንትን የቤት ጣሪያ አይነት ደግሞ ይሄ የከቀርቀሀ የሚሰራው የቤት ጣራ አይነት ነው። ስለዚህ ስንት ነገርኩህ አንደኛው በቆርቆሮ በተለያየ ቆርቆሮ ዘመናዊ ቤቶች ይሰራሉ። በሳር የሚከደን አለ በድንጋይ የሚከደን አለ። እንደገና ደግሞ በ

ምን አይነት ጫማ ትወጃለሽ? ያልከኝ ጥያቄ ያው ማለት የምወደው አይነት ጫማ አሉ። ብዙ አይነት ጫማዎች እወዳለሁ። ነገር ግን ብዙ አይነትም ጫማ አለኝ አይደል ብዙ አይነት ጫማ ልታደርግ ትችላለህ? ያው ለተለያየ አይነት ጫማ ለታኮ ጫማ ልታረግ ስኔከር ጫማ ልታደርግ ትችላለህ እንደገና ደግሞ ክፍት ጫማዎች ልታደርግ ትችላለህ እና ሁሉም የራሳቸው ተግባራት አላቸው ግን እኔ የምወደው ብዙ ጊዜ ስኒከር ጫማ ነው። ስኒከር ጫማ በጣም ምቾት አለው በጣም ደግሞ ለብዙ እርምጃም ረጅም ሰዓት አድርኸው መቆየት የምትችል ጫማ ነው። እና በጣም ምቾት አለው በቃ አንዳንድ ጫማዎች እንደውም የምትንሳፈፍ ያህል ሊመስልህ ይችላል። እውነት ለመናገር ውይ ምንም አይነት ድካም ሳይሰማህ ቀኑን ሙሉ ስራ እየሰራህ ግን ምንም አይነት ድካም ሳይሰማህ ልትቆይ ትችላለህ። እና ጫማ በጣም ወሳኝነት አለው። እኔ ጫማ ጫማን መምረጥ አንደኛው ስራን የምታቀልበት ወይም ደግሞ ድካምን የምትቀንስበት ነገር ነው። ቆንጆ ጫማ ቆንጆ ጥሩ ጫማ ለምሳሌ ቆንጆ ስኔከር ጫማ ከስር ፍላት የሆነ ከስር ጠፍጣፋ የሆነ ጫማ የምታደርግ ከሆነ በጣም ህይወትህን እንዴት እንደምታቀል ወይም ደግሞ የምትሰራውን ስራ በጣም ነው የሚያቀልልህ ስለዚህ። እኔ በጣም የምወደው ጫማ እውነት ለመናገር ስኒከር ጫማዎች ነው። የምወደው በጣም በጣም ረጅም ያልሆኑ እና ግን ጠፍጣፋ የሆኑ ከስራቸው ጠፍጠፍ ያሉ አነስ ያሉ ልክ የሯጮች ጫማ አይነት ቢሆን በጣም ነው የምወደው እንደሱ አይነት ጫማ ነው የምወደው። እና ብዙ ጊዜ የምጫማው ጫማ እንደሱ አይነት ጫማ ነው። ነገር ግን ያው አንዳንድ ጊዜ ለግብዣ ስትሄድ ሰርግ ስትጠራ የምትለብሰው የምትጫማቸው ጫማዎች ከልብስ ጋር የሚሄዱ መሆን አለባቸው። ለምሳሌ ረጅም ረጅም ልብስ ለብሰህ ወይም ደግሞ ሙሉ ቀሚስ አድርገህ ስኔከር ጫማ አታደርግም አይደል ምንም ቢመችክ አታደርገውም። በቃ ስለዚህ የዚህ ጊዜ ደግሞ ግዴታ ስለሆነ ባይመችህም ሂል ታኮ ጫማ ወይም ደግሞ ረዘም ያለ እንትን ተረከዝ ያላቸውን ጫማዎች ልታደርግ ትችላለህ። ስለዚህ እንደዚህ አይነት ጫማዎች ደግሞ ያው ጫማ ከልብስህ ጋር የሚሄዱ ነገሮች መሆን አለባቸው። ወይም ደግሞ ልብስህን ያሳምርልሃል ጫማ ልብስህን ለማሳመር በጣም ወሳኝ የሆነ ነገር ነው። ጫማ ስታደርግ ልብስህን ከግምት ውስጥ በማስገባት መሆን አለበት ዝም ብለህ ጫማ ስላገኘህ ብቻ ብድግ አድርገህ አታደርግም ምክንያቱም የለበስከው ልብስ ወሳኝነት አለው። ሱሪ እና ከሱሪ እና ጅንስ ምናምን ስታደርግ ግን ስኔከር ጫማዎች በጣም ወሳኝ ናቸው። ሌላኛው ቆዳ ጫማ ሀገራችን የሚመረት ቆዳ ጫማዎች አሉ። እና እነሱን ጫማ በጣም ነው የምወዳቸው ምንድነው? መሰለህ እነሱ ደግሞ ምንም አይነት ሙቀት እንዲሰማ ከንጹህ ቆዳ የሚሰሩ ጫማዎች ደግሞ ምንም አይነት ሙቀት እንዳይሰማክ ያደርጋሉ። ምንም ያህል ቀኑን ሙሉ ብታደርገው ሽታ አይኖረውም። እንደዚህ አይነት ጫማዎች ደግሞ በጣም ነው የምወደው። እኔ የማልወደው ጫማ እውነት ለመናገር ተረከዝ ያለው ጫማ በጣም ሂል ሂል የሚባለው ወይም ተረከዝ ያለው ጫማ በፍጹም አልወድም። እንደው ግብዣ ካለብኝ ፕሮግራም ካለብኝ በስተቀር ካሌለብኝ በስተቀር በፍጹም በፍጹም በፍጹም አላደርግም። ሌላኛው ጫማ የማልወደው ጫማ ምን አይነት ጫማ እንደሆነ ታውቃለህ? ይሄ መሬት በጣም ስስ ጫማ መሬት ላይ ልጥፍ የሚል ጫማዎች አሉ እንደ ስሊፐር የሚባሉት ማለት ነው። እንደሱ አይነት ጫማ አልወድም እኔ በጣም ነው የምጠላው። እውነት በጣም ይቆረቁረኛል ምናምን በቃ ምቾት አይሰማኝም ስራ መስራት አልችልም። እንደዚህ አይነት ጫማዎች ማድረግ አልችልበትም በቃ በጣም ልጥፍ ያለ መሬት ላይ ምናምን አይመቹኝም። እንደሱ አይነት ጫማ እኔ ከስር በደንብ አድርጎ እንደ ስኔከር ያለ ጫማ በጣም ነው የምወደው። ሽፍን ጫማዎች በጣም እወዳለሁ። በቃ እንደዚህ አለ አደል ከስክስ ምናምን ነው የሚመቸኝ በቃ በደንብ አድርጎ ሊያራምድ የሚችል ዘና ብለህ መሄድ የምትችልበት የፈለከው መንገድ ብትሄድ የማይደክምህ እንደዚህ አይነት ጫማዎች እወዳለሁ። አብዛኛዎቹ ደግሞ ጫማዎቼ እንደሱ ናቸው። ያው የታኮ ጫማ ወይም ይሄ እንደዚህ ከፍታ ያለው ተረከዝ ያለው ጫማ አልወድም። ግን ያው ግን አደርጋለሁ ምክንያቱም ስጠራ ምናምን ከልብስ ጋር የሚሄድልኝን ጫማ አደርጋለሁ ስለማልወደው ብዬ አልተወውም አደርገዋለሁ። ለምሳሌ በቃ ሰርግ ስጠራ ምናምን ልደት ስጠራ ግብዣ ሲኖርብኝ ምናምን ፓርቲ ስሄድ ምናምን እንደሱ አይነት ነገሮች አደርጋለሁ ጫማዎች እመርጣለሁ። ነገር ግን አልወዳቸውም እነዚህ ተረከዝ ያላቸውን ጫማዎች አልወዳቸውም። የምወደውም ምን ጫማ ነው? ስኒከር ጫማ በጣም በጣም

የስራ ግምገማ ይደረግልሃል ወይ ትደረግልሃል አይባልም ይደረግልሃል ወይ በሚለው አስተካክለው አዎ። ከሆነ ጊዜ በፊት የስራ ግምገማ ተደርጎልኝ ነበር እና የስራ ግምገማ በጣም ጥሩ ነገር ነው። ምክንያቱም ያው ሰዎች ያላቸውን ያሉበትን የእውቀት ደረጃ ለማወቅ ወይም ደግሞ ያላቸውን ትክክለኛ ቦታ ለማወቅ። የ የስራ ግምገማ በጣም አስፈላጊ ነው እና የስራ ግምገማዎች ለሰራተኛው ብቻ ሳይሆን ላአሰሪውም ጭምር የሰውየውን ትክክለኛ የአሁናዊ አቋም ለማወቅ ያገለግለዋል። ስለዚህ ሰዎች ምን ጊዜም ቢሆን የድርጅቶች ባለቤቶችም ሆነ ግለሰቦች ግምገማ ሲደረግላቸው ደስተኛ መሆን አለባቸው ምክንያቱም ሰውየው ያለበትን አቋም በትክክል ያለበትን አቋም ለማወቅ ይረዳዋል። ለምሳሌ አንድ ሰው አይ እኔ ብቁ ነኝ ብሎ እያሰበ ከሆነ እና እንደገና ደግሞ ስራው የሚፈልገውን እውቀት አሟልቷል ወይ የሚለውን ደግሞ የሚያውቀው በግምገማ ላይ ያለው ቦታ ላይ ያለው ሰው ነው። ስለዚህ ምን ምንድነው ማለት መስፈርቶቹ ምን ምንድን ናቸው? አንድ ሰው ለስራው ብቁ ነው የሚለውን ነገር? ምን ምን መስፈርት አላቸው እንዴት ነው ደግሞ መተግበርስ ያለባቸው የሚለውን ነገር ለማወቅ በእውነት ለመናገር ግምገማዎች ያስፈልጋሉ። አንደኛ ግምገማ ከተደረገ በኋላ ሰዎችን ከስራቸው ለማፈናቀል ሳይሆን። ሰዎች ትክክለኛው ለቦታው የሚመጥን እውቀት ከሌላቸው ወይም ደግሞ ካላቸውም በዛው እንድያሳድጉ ይረዳቸዋል ማለት ነው። አሰሪዎች ሰውየው የእውቀት ወይም ደግሞ ለቦታው የግምገማ ውጤቱ አነስተኛ ከሆነበት ሰውየውን በማስተማርና የተለያዩ ስልጠናዎችን በመስጠት ለስራው እንዲበቃ ማድረግ ግዴታው ነው። ስለዚህ ግምገማ የሚያስፈልገው ሰዎች ከተማር ስራው ላይ እንዳሉ ከተገመገሙ በኋላ ለስራው ብቁ አይደለም ወይም ደግሞ ለስራው ብቁ አይደለም ሲባል ተጨማሪ ስልጠናዎችን በመስጠት ሰውየውን ማብቃት ይቻላል። ስለዚህ ብዙ ጊዜ ሰዎች ግምገማን ይፈራሉ ወይም ደግሞ ግምገማ ሲታሰብ ሁሉ ጊዜ ስራ ማባረር ይታሰባል እና ይሄ ትክክለኛ አመለካከት አይደለም። ግምገማ ለሰራተኛ በጣም አስፈላጊ ነው ምክንያቱም በቂ የሆነ እውቀት ከሌለው ለስራው ተጨማሪ ስልጠናዎችን ሰጥቶ ለስራው በቂ እንዲሆን ማድረግ ይኖርበታል። ስለዚህ ግምገማ በጣም አስፈላጊ ነገር እና ለማንኛውም እንኳን ለግለሰብ ሳይሆን ለድርጅት እንደገና ደግሞ ለሀገር በጣም አስፈላጊ ነገር ነው። ምክንያቱም ሰዎች ያሉበትን የእውቀት ደረጃ ለማወቅ ይጠቅማችዋል እንደገና ደግሞ ግምገማ ስልጠናው የት በኩል ክፍተቱ የቱ ጋር ነው የሚለውን ወይም ደግሞ የሰውየውን ክፍተት ለማወቅ ይረዳናል። ስለዚህ ሰዎችን ግምገማ ማድረግ ይኖርብናል ስለዚህ እኔም ከዚህ በፊት የተደረኩት ግምገማ ይህንን ያመለክታል። በሰአቱ ወይም ደግሞ በሰአቱ በተገመገምኩበት ጊዜ ምንም አይነት ስሜት ባይኖረኝም ከሆነ ጊዜ በኋላ ግን ስለ እንትኑ እውቀት ኖሮኛል ስለ ግምገማ ጥሩ እውቀት ኖሮኛል። ምክንያቱም ግምገማ በጣም ጥሩ ነገር ነው ምክንያቱም የሰዎችን እውቀት ደረጃ የሚጨምርና የሰዎችን ክፍተታቸውን የሚያይ ነው። በዚህ በኩል ክፍተት አለብህ ይሄንን ነገር ብታሻሽል ይሄንን ነገር እንደዚህ አይነት ፐርሰናሊቲ ጥሩ አይደለም። ነገር ግን አካዳሚውን ደግሞ የ የትምህርት ብቻ አይደለም ግምገማ የሚካሄደው። ውጫዊም ሆነ ውስጣዊ ያለውን ነገር ሁሉ በግምገማ ያካትታል። ለምሳሌ የአለባበስ ጉዳይ የስራ ሰዓት አከባበር። እንደገና ደግሞ የስራ መውጫ እንደገና ደግሞ በስራው ላይ ስራውን የሚሰራበት መንገድ ይሄ ሁሉ ከግምት ውስጥ በማስገባት ነው። ግምገማ የሚካሄደው እና ግምገማ በጣም በጣም በጣም አስፈላጊ ነው። ሰዎች እንዲቀየሩና እንዲለወጡ እዛ ላይ ትክት ብለው እንዲሰሩ የሚያደርጋቸው ግምገማ ነው። አዎ ግምገማ እኮ አለ ከተባለ ሰዎች በአግባቡ ይሰራሉ። ለምሳሌ ኢትዮጵያ አየር መንገድም ብትወስድ ሰራተኞቹ በብቃት ነው የሚሰሩት። ምክንያቱም በየጊዜው ግምገማ ስላላቸው ሪፖርት ስላላቸው እና ግምገማ ስላላቸው ነው። ሰራተኞቹ በቀን በቀን ግምገማ ይገመገማሉ ምክንያቱም የሁሉ ጊዜ የእለት ፐርፎርማንሳቸውን በስነ ስርዓቱ እንዲያዩ ይረዳቸዋል ማለት ነው። ስለዚህ በእለት በእለት ያላቸውን ፐርሰናሊ ያላቸውን የልብሳቸውን አለባበስ ጽዳታቸው የሰዎች የተቀበሉበት ነገር በጠቅላላ በየቀኑ ይገመገማል። ለዚህ ነው የኢትዮጵያ አየር መንገድ ከአለም አንደኛ ከአፍሪካ አንደኛ

የወተት ተዋጽኦ ትወዳለህ ወይ? ብለህ ለጠየከኝ ጥያቄ አዎ የወተት ተዋጽኦዎችን በጣም ነው የምወደው። ከጤና አንፃር ከ እንደገና ደግሞ ከውበት አንፃር እና የወተት በደንብ ነው የምጠቀመው ተዋጾዎቹን በጠቅላላ ማለት ይቻላል። ለምሳሌ ከመጀመሪያው በጣም ከምወደው የወተት ተዋጽኦ ስጀምርልህ እርጎ ነው። ውይ እርጎ በጣም በጣም በጣም በጣም በጣም ነው የምወደው ይገርምሃል በጣም የምወደው ነገር እርጎ ነው። እርጎ በቃ እርጎ ተረግቶ ቂጣ ይጋገርና እሱ ላይ ቅቤና በርበሬ ተደርጎ ከተቀባ በኋላ እሱን በእርጎ መብላት በቃ ፍውስ ነው የምትለው በጣም ደስ ይልሃል በቃ። ምን አይነት ስሜት እንደሚሰማክ ራሱ ደስ የሚል ስሜት ነው የሚሰማህ። እና እርጎ በጣም በጣም ነው ምወደው በ እንትን በቂጣ እርጎ ብቻውን መጠጣት በጣም እወደዋለሁ። እና ለጤና ደግሞ በጣም ጥቅም አለው ለልጆችም። ለአይምሮ እድገት በጣም ጥሩ ነው። እንደገና ደግሞ ለሴቶች ሁል ጊዜ እርጎ ቢጠቀሙ በጣም ጥሩ ነው። ለራሳቸው ለአጥንታቸው ለብዙ ነገር ይጠቅማቸዋል ስፔሻሊ ደግሞ የሚወልዱ ሴቶች ቢጠጡ በጣም ለጤናቸው በጣም ጥሩ ነው። ከብዙ የህክምና ማስረጃዎች ጋር አነባለሁ አንብቤያለሁ። በጣም ጥሩና ለጤና በጣም የሚመከር ብሬን የሚያሳድግ ነገር ቢኖር። እርጎ ነው እርጎ በጣም በጣም ጥሩ ነገር ነው። ለልጆቻችን ስፔሻሊ በጣም ጥሩ ነገር ቢኖር እርጎ ነው። እና እርጎን ስንጠጣ አንደኛ ለጤና በጣም ጥሩ ነው ጨጓራ አይነካም እንቅልፍ ያሲዛል። እንቅልፍ እንዲይዝህ ያደርግሃል እንደገና በጣም ደግሞ ጣፋጭ ነው። እንደገና ለፊት ለፊታችንን ለማጽዳት የፊታችንን ከለር ለማሳመር ደግሞ እርጎን እንጠቀማለን። እና ለዚህ ለዚህ እርጎን ደግሞ ከወተት ተዋጾዎች በጣም አስበልጬ የምወደው ነው። በጣም የምወደው የመጀመሪያው እርጎ ነው። ሁለተኛው በጣም የምወደው ደግሞ አይብ ነው። አይብ በቃ ትገረማለህ በጣም በጣም የምወደው ነገር ነው። እና ምርጥ ነገር ቢኖር አይብ ነው። አይብ ከ ከፒዛ ጋር እንደገና ደግሞ እኛ ሀገር አይብ ከዶሮ ጋር ዶሮ ወጥ ይሰራና እሱን በቃ እሱን መብላት በጣም ነው የምወደው። ዶሮ ወጥ በአይብ በጣም ይጣፍጣል። እንደገና ደግሞ ሽሮ በአይብ በቃ ምን ልበልህ ሁሉ ነገር በአይብ ሽሮ ወጥ ብቻ አልጫ ወጥ አልጫ ሽሮ ተሰርቶ እሱን ደግሞ ትኩሱን ሽሮ እዛ አይብ ላይ ታፈሰውና። በቃ እሱ ምንም በቃ ምንም ጥያቄ የለውም እንጃ ብቻ በጣም ነው የሚጣፍጠው። ስለዚህ ሁለተኛ የምወደው ነገር ደግሞ አይብ ነው። አይብ በጣም የምወደው ነገር ነው። ሌላኛው የወተት ተዋጽኦ ክሬም ወይም ደግሞ ይሄ የ እንደ ቅቤ ማለት ነው ቅቤ ህይወት ተዋጽኦ ሌላኛው ቅቤ ነው። እና በእናንተ ክሬም ተብሎ የሚጠራው ማለት ነው እኛ ጋር ቅቤ ይባላል። ቅቤ ደግሞ በስመአም እሱ አንደኛ ለእኛ ሀገር ልክ እንደ ቅቤ ሰውነታችን ሲደርቅ ምን ሲል ለወይባ ምናምን እንጠቀመዋለን የወይባ ጢስ ስንገባ በቅቤ ነው የምንገባው ወይባ ስንታጠብ ማለት ነው። ሌላ ደግሞ ለምግብነት እንጠቀመዋለን ቅቤው ይነጠርና ትንሽ ከቦካ በኋላ ይነጠራል ከዛ እሱን ለቀ ለተለያዩ ምግብ መስሪያዎች ይሆናል። እና አቤት አቤት እንዴት ይጣፍጣል መሰለ በስመአብ በጣም ነው የሚጣፍጠው ቅቤ በተለይ በወጥ ተደርጎ ሲበላ እንዴት ይጣፍጣል እና ለምግብነት ነው የሚያገለግለው። ከበዛ ለጤና ትንሽ ጉዳት አለው ነገር ግን በጣም በጣም የተፈጥሮ ስለሆነ እዛ እኛ ሀገር ደግሞ ከብቶቹ አብዛኛውን ጊዜ የሚመገቡት የተፈጥሮ ነገር ነው። ስለዚህ የተፈጥሮ ነገር ስለሚመገቡ በጣም በጣም በጣም ነው የሚጣፍጠው። ይገርምሀል እና በጣም ነው የምወደው። ይሄ ደግሞ ቅቤ ይባላል። ሌላኛው በጣም የምወደው ነገር አጓት ነው። አጓት በጣም ነው የምወደው አጓት ቅቤ ከወጣ በኋላ አይብ ወጥቶት የሚወጣ እንደ እንደ ውሃ ነገር ያለው ማለት ነው። እሱ እንትን ይታጠንና እቃ የምታስቀምጥበት እቃ እንትን ይታጠናል በወይራ በወይራ ይታጠን እና ያንን እዛ ወይራ ውስጥ ያንን አጓት ትጨምርበታለህ አጓቱ ከገባ በኋላ ቅዝቅዝ እንዲል ከዛ ማቀዥቀዣ ውስጥ ታስቀምጠዋለህ። ከዛ በኋላ ሲቀዘቅዝ ከምግብ ጋር እንዴት እንደሚጣፍጥ ልነግርክ አልችልም በጣም ነው የሚጣፍጠው። ስለዚህ እነዚህ አራት ናቸው አምስት የወተት ተዋጽኦች በጣም የምወዳቸው ናቸው

ባህል የባህል ልብስ ትለብሻለሽ ወይስ ትለብሳለህ ብለህ ለጠየከኝ ጥያቄ የባህል ልብስ እለብሳለሁ አዎ ግን ያው የባህል ልብስ የምለብሰው። በመጀመሪያ የባህል ልብስ በጣም ነው የምወደው የኛ ሀገር የባህል ልብስ መጀመሪያ ከምን እንደሚሰራ ልንገርህ። ከዛ በኋላ መቼ እንደምለብሰው ምናምን እቀጥላለሁ የባህል ልብስ የሚሰራው በእኛ ሀገር። ከንጹህ ጥጥ ነው ከንጹህ ጥጥ በቤት ውስጥ በእጅ ስራ። መጀመሪያ ሸማኔ ይሸመነዋል እቤት ውስጥ ከዛ ያሸማኔ የሸማነው የውጤት ወይም ደግሞ የሸማኔ ውጤት። እንትን ይዳወራል ማለት ጥጡ መጀመሪያ ይፈተላል። ከተፈተለ በኋላ ወደ ማግነት ይቀየርና ሸማኔ ጋር ይሄዳል። ሸማኔ ደግሞ ያንን ወደ ምንነት ይቀይረዋል ወደ ጨርቅነት ወደ ሀበሻ ጨርቅነት። ከንጹህ ከንጹህ ጥጥ ነው የሚሰራው ብዬ አለው። ከዛ በኋላ ያ ንጹህ ሸማኔ የሰራው የባህል ጨርቅ እንደ ጨርቅ ይሆናል ማለት ነው። ከዛ በኋላ ያ ሸማኔ የድርና ማጉን አንድ ላይ አድርጎ ልብስ ከሰራ በኋላ። ምን ይሆናል መሰለህ ወደ ስፌት ወደሚሰፉ ሰዎች ወይ ደግሞ ወደ ጥበበኞች ይሄዳል ማለት ነው። ከዛ ጥበበኞቹ ያንን በተለያየ ዲዛይን አድርገው ምን ያደርጉታል ይሰፉታል ያ የባህል ልብስ ይባላል። የባህል ልብስ በጣም በጣም በሀገራችን በጣም የሚወደድ ነው ሁሉም የብሄር ብሄረሰቦች የራሳቸው የሆነ የባህል ልብስ አላቸው። ግን አሰራሩና አጀማመሩ ሁሉም ያው ከሸማኔ ነው ሸማኔ ነው መጀመሪያ እንትኑን የሚሰራው ጨርቁን የሚሰራው ማለት ነው። ከዛ በኋላ ያ ሸማኔ የሸመነው ጨርቅ በየተለያየ ብሄረሰብ አይነት ምን ይሰራል ልብስ ይሰራለታል ማለት ነው። ትግሬ ራሱ አለው አማራ የራሱ አለው እንደገና ዶርዜ የራሱ አለው ከንባታ ሀዲያው ሁሉም በየአይነቱ የራሱ የባህል ልብስ አለው። እኔ የሁሉንም የባህል ልብስ በጣም ነው የምወደው በጣም ደግሞ አደንቃለሁ ምክንያቱም እጅግ ጥበብ የተሞላበት ልብስ ነው። የሚለብሱት ለምሳሌ ወደ ወደ ወደ ወደ ሀረር ብትሄድ ወደ ጋሞ ብትሄድ የራሱ ከአየር ንብረቱ ጋር ተያይዞ የተለያየ ምን አለው የአለባበስ አይነት አለው ማለት ነው። እና እኔ ያው ብዙ ጊዜ የምለብሰው የሀበሻ ቀሚስ ተብሎ የሚጠራውን የሀበሻ ቀሚስ ነው። እሱ ደግሞ በጣም ነው የሚያምረው አሁን አሁን በተለይ የተለያዩ የአለም አቀፍ ኢንተርናሽናሎች የራሳቸውን እጅ እያስገቡበት በጣም በጣም በሀገሬው ሰው ማለት ነው። ሀገሬ የሀገሬው ኢንተርናሽናል ዲዛይነሮች አሉ እነሱ ደግሞ የራሳቸውን ተች አሳርፈውበት ወይም ደግሞ የራሳቸው የሆነውን ነገር። አሳርፈውበት በጣም ቆንጆ እየሆነ ነው በአሁን ሰዓት ያለው። ስለዚህ በዚህ ምክንያት እንኳን ለሀገራችን ብቻ ሳይሆን ለአለም አቀፍ የሚተርፍ በጣም ምርጥ የሆነ የምርጥ የሆነ ምን አለ። ቀሚስ አለ የባህል ልብስ አለ ሌላኛው ካባ ነው ካባ በሙካሽ የሚሰራ ወይም ደግሞ በእጅ እየተጠለፈ የተለያዩ ዲዛይኖች እየገባበት የሚሰራ ነው። ስለዚህ ይሄ ካባ ለወንድም ለሴት ይሰራል ይሄ ደግሞ ለሰርግ ጊዜ ነው የሚሰራው። የሚለበሰው ስለዚህ ይሄንኛው በጣም ምርጥ ምርጥ ምርጥ ልብስ ነው በጣም የሚያማምር ልብስ ነው። ሌላኛው የልብስ አይነት በየሀገሩ የተለያየ ነው። ለምሳሌ ጥበብ የሚባል አለ እንደገና ደግሞ ጥርጥር የሚባል አለ ሽንሽን የሚባል አለ እና በጣም ብዙ አይነት ስም ነው ያለው። ይሄ ሁሉ ስም ያው ለተለያዩ የባህል ልብሶች ነው የሚለው ማለት ነው። ወደ ኦሮሚያ ክልል ብትሄድ የራሳቸው የሆነ የአለባበስ አይነት አለው አማራ ክልል ብትሄድ የራሳቸው የባህል ልብስ አለ። ሁሉም ጋር ብትሄድ የራሳቸው የሆነ የባህል ልብስ አላቸው። እና ሁሉም ደግሞ በጣም የሚያምር ደስ የሚል ከጥጥ የሚሰራ ነው። ያ ደግሞ ለገላ በጣም ተስማሚ የማይሞቅ በጣም ለሰውነት የሚስማማ ምክንያቱም የማይለበልብ የማያቃጥል ነው። ምክንያቱም አካባቢያችን እንዳልኩህ በጣም ሞቃት ስለሆነ ወይም ደግሞ ቀጥታ እንትን ስለሚያገኘው ሰውነታችን በጥጥ ሲሸፈን ወይም ደግሞ በጥጥ ሲሸፈን። ሙቀትም አይኖረውም በጣም በጣም ደግሞ

ሾርባ ትወዳለህ ብለህ ለጠየከኝ ጥያቄ አዎ ሾርባ በጣም እወዳለሁ። ያው ሾርባ ከብዙ አይነት ነገር ሊሰራ ይችላል ሾርባ። አሰራሩን እና አንዳንድ ነገሮችን እናያለን። ሾርባ ብዙ ጊዜ ከ የአትክልት ሾርባ አለ እንደገና ደግሞ ከእህል የሚሰራ ሾርባ አለ። ልክ እንደ አጥሚትም ራሱ ሾርባ ነው እና። ያው ብዙ አይነት ሾርባ አለ ለምሳሌ የአጃ ሾርባ አለ የገብስ ሾርባ አለ የአትክልት ሾርባ አለ እኔ የማውቃቸው ማለት ነው። ስለዚህ እያንዳንዱን አብረን ማየት እንችላለን። ለምሳሌ ከአጃ ሾርባ ብጀምርልህ አጃ ሾርባ በጣም የሚወደድ የምወደው ሾርባ ነው። ብዙ ጊዜ የታሸገውን አጃ ነው የምጠቀመው ይሄ ኦትስ ተብሎ የሚጠራው የታሸገውን እሱን እጠቀማለሁ። እሱን እንዴት መሰለህ የማደርገው የ በወተት እዘፈዝፎና ትንሽ ካቆየሁት በኋላ በከፊል የፈላ ውሃ አፍልቼ በፈላው ቶሎ በሰል አድርጌ አወጣውና ትንሽ አንድ አንድ አትክልት እጨምርበታለሁ እላዩ ላይ ማለት ነው ጠብ ጠብ አደርግበታለሁ። እሱ በጣም በጣም የምወደው ምግብ ነው። ትንሽዬ ማር እና ጨው ትንሽ አደርግበታለሁ በጣም ነው የሚጣፍጠው። ብዙ ጊዜ ያው ልጆቼ ጉንፋን ሲይዛቸው እንደገና ደግሞ ትንሽ አቅም ሲያንሰኝ ምናምን ይሄንን ሾርባ አጠቀመዋለሁ። እና በጣም ሰውነት ይገነባል ሰውነት በጣም ነው የሚያሳምረው። እና ለጤናም በጣም ጥሩ ነገር ነው እሱን በጣም ነው የምወደው እሱን እጠቀማለሁ። ሾርባ የገብስ ሾርባ ነው የገብስ ሾርባ ደግሞ እንዴት ነው የሚሰራው? የገብሱ ከተከካ በኋላ ከመጀመሪያ ከባዶንም ልትቀቅለው ትችላለህ ከስጋ ጋር ልትቀቅለው ትችላለህ። ሾርባው ከበሰለ በኋላ እላዩ ላይ የ የፍየል ስጋ አጥንቱን ትጨምርበትና በደንብ እስከሚበስል ድረስ አንድ ላይ ከበሰለ በኋላ ውሃ በቃ እንደ ሾርባ ውሃ ሲሆን እሱን አንስተህ በትንሽ ጨው ትጨምርበታለህ። ከፈለክ ያው ስጋ ስላለው ማር መጨመር አትችልም ስጋ ከሌለው ግን በማር መጠጣት ትችላለህ። ከዛ በማር ትጠጣዋለህ በጣም ነው የሚጣፍጠው። እሱ ደግሞ በቃ የተጎዳ ሰውነት ካለክ ለምሳሌ የተሰበረ እንደገና ደግሞ ይሄ የተሰበረ ብያለሁ አዎ የተሰበረ እንደገና ደግሞ አንዳንዴ ቁስል ያሉ በሽታዎች አሉ አይደለ እሱም በደንብ አድርጎ ነው የሚጠግነው። ለኪንታሮት ለምናምን እንደዚህ አይነት ነገሮች በጣም በጣም በቃ ፍቱን ነው። ለመዳን እውነት እንደዚህ ጉዳት ካለብህ እሱን በሾርሾር ይሄን ሾርባ በደንብ አድርገን መጠጣት በጣም አስፈላጊ ነውና። በጣም ይጣፍጣልም ደግሞ ሌላኛው የአትክልት ሾርባ ነው። የአትክልት ሾርባ የምወደው የአትክልት ሾርባ እንዴት ነው የሚዘጋጀው መሰለህ? መጀመሪያ ሽንኩርት ትጥድና ሽንኩርት ካረክ በኋላ እላዩ ላይ ትንሽ ዘይት ትንሽዬ ጠብ ነው ትንሽ ዘይት ነጭ ሽንኩርት ዝንጅብል ከዛ በኋላ ደግሞ የተቀቀለ ምስር ድፍን ምስር የተቀቀለ ድፍን ምስር በደንብ ይፈጭና እሱ ደግሞ ይደረግበታል። ከዛ በኋላ ካሮት እና ድንች ያለህንም ሌላም ካለን ሌላ ሌላ ነገርም ካሉክ እሱን ትጨምራለህ ከዛ ቆንደ በርበሬ ትንሽ ቅመማ ቅመም ትጨምራለህ በደንብ ሲበስል እሱን በቂጣ አድርገህ መመገብ በጣም ነው በጣም በጣም ነው የሚጣፍጠው በዛ ላይ ደግሞ ለጉንፋን ለምናምን በጣም የሚሆን ነው ጉንፋንን ወዲያው ነው ቀጥ የሚያደርግልህ ያው አትክልት ስለሆነ አትክልት ስለሆነ ደግሞ በጣም ጥሩ ነው። ለሰውነትም ጥሩ ነው። እንደገና ደግሞ ቀላል ምግብ ነው። ለምግብነትም ብትለው በጣም አሪፍ ነው። እንደገና ደግሞ ለእንትንም ደግሞ በጣም ቆንጆ ነው። ስለዚህ እነዚህ እንደዚህ አይነት ሶስት ሾርባዎችን እነዚህን ሶስት ሾርባዎች በጣም ነው የምወዳቸው ደግሞም በጣም ጣፋጭ ናቸው። እና ሁሉም ሰው ደግሞ ቢሞክረው ቢመገበው ለጤና በጣም ጥሩ ነው። እና ማለት ያው ሾርባ በቀላሉ መፈጨት የሚችልና ፋይበር ያለው ምግብ ስለሆነ በጣም ጥሩ ነው። ስለዚህ በተቻለን አቅም እንደዚህ አይነት ምግቦች ብንመገብ ለጤናችን በጣም ጥሩ ነው እላለሁ። አመሰግናለሁ የምወደው ምግብ ነው

እሺ ቅሬታዎችን እንዴት ታስተናግዳለህ የሚለውን ጥያቄ ለመመለስ ያው ምንም ቅሬታ የለኝም። ያው ቅሬታ እኮ ማስተናግዳቸው ሰዎች የሆነ ነገር ቅር ሊላቸው ይችላል በአነጋገር ቅር ሊላቸው በስራ ሊቀ ቅር ሊላቸው ይችላል። በብዙ መንገድ ቅሬታዎች ሊመጡብክ ይችላሉ ግን ምን መሰለህ ቅሬታዎችን ሁሉ እንደ አመጣጣቸው መመለስ መቻል አለብህ። ለምሳሌ አንድ ሰው በአንተ ስራ ቢከፋብህ አንተ የምትችለውን ያህል ነው የሰራኸው። ያ ቅሬታ አንተን ሊጥልክ ወይም ደግሞ አንተን አቋምህን ሊፈትሽህ አይገባም። ቅሬታ ሰዎች ቅር ይላቸዋል እነሱ ጎዶሏቸው የነሱ ጎዶሎ ስላልተሞላላቸው ነው እንጂ አንተ ስላልቻልክ አይደለም እኮ እኔ ስላልቻልኩኝ አይደለም። ስለዚህ ምን ጊዜም እኔ ቅሬታ ሲመጣ ምን መሰለህ የማደርገው ቅሬታውን አዳምጣለሁ በትህትና በአክብሮት ቅሬታውን ካዳመጥኩ በኋላ ምን አደርጋለሁ? እኔ ይሄ ነኝ ወይ መጀመሪያ ሰውየው ቅር ያለው ነገር እኔ ጋር አለ ወይ ብዬ እመዝናለሁ። ትክክለኛ ሰውየው ቅር ያለው የኔ ጉድለት ከሆነ አስተካክላለሁ። ጉድለቴን በይቅርታ ጠይቄ በስነ ስርዓቱ ሰውየውን የሰውየውን ቅሬታ በጥሩ መንገድ እሰራለታለሁ በምችለው መንገድ። አይ እኔ የማልችለው ነገር አቅሜ የማይፈቅድ ደግሞ ከሆነ ሰውየው ቅሬታ የሰኝበትን ነገር ሌላ ጋር ወስዶ እንዲያሰራ አደርገዋለሁ። ስራን በተመለከተ ሌላኛው በንግግር ቅር ሊሰኝ ይችላል። አንዳንድ ሰው አንዳንድ ሰው አንተ ምትናገረው ነገር አንዱን ቅር ቅር ሲያሰኝ ሌላውን ደግሞ ጥሩ ሊሆን ይችላል። ይሄ የግለሰብ አስተያየት ነው። አንተ ጥሩ ነው ያልከውን ነገር ሌላ ሰው ይሄ የማይረባ ነው መጥፎ ነው ሊል ይችላል። ስለዚህ አንዳዊ ግላዊ የሆኑ ነገሮች ላይ እንኳን ብዙም እኔ ጊዜ ማጥፋት አልፈልግም ምክንያቱም የግለሰብ አስተያየት የግል ነው በቃ የግሉ ነው። ቅር ሊለው ይችላል ሊደሰት ይችላል። የፈለገ ነገር ቢሆን በደስታውም ልደሰት ሲከፋኝም ልከፋ አይደለም። እውነት ትክክለኛ ነው ወይ ይሄ ሰው ትክክለኛ ቅሬታው ትክክል ነው ወይ ብዬ መጀመሪያ አዳምጣለሁ። እኔ በአነጋገሬም ሆነ በስራዬም ቢደሰትም ምን ቢከፋም እኔ ስራውን ነው የማየው ስራው ትክክል ነው ወይ እንዴት ነው የተሰራው? እሱ ራሱ እኮ ሳያውቅ ይሆናል እኮ ቅሬታውን የቅሬታ አቅራቢው ራሱ ሳያውቅ ይሆናል። ስለዚህ በደንብ አድርጎ መገምገም ማሰብ ማሰላሰል እና ደግሞ ለእርምጃ ለመወሰን ለመወሰን አለመቸኮል በጣም ጥሩ ነው። ለበለዚያ ለእርምጃም ቸኮለ ከቸኮልክ መጥፎ ነገር ሊያጋጥም ይችል። ለምሳሌ አንድ በጣም መጥፎ ንግግር ሊናገር የሚችል ቅሬታውን በመጥፎ ነገር ሊገልጽልኝ በአንድ ወዳጅክ ሊሆን ይችላል የምታውቀው ሰው ሊሆን ይችላል። የፈለገው ሰው ይሆን? አንተ ያንን ሰው ቅሬታውን ሲያቀርብ በጣም በሃይለኛው እየተናገረ ቢመጣ አንተ በዛው ልክ ብትመልስለት ከሆነ ነገሩ ተጋግሎ እስከ መጥፎ ደረጃ ላይ ልትደራረሱ ትችላላችሁ። ነገር ግን ይሄንን ቅሬታ ሰምተክ በጥሞና አዳምጠክ ወደ መፍትሄው መሄድ ካልቻልክ ላንተ በጣም ጥሩ አይሆንም። ወይም ደግሞ መጥፎ ነው የሚሆነው። እና እኔ ደግሞ የማረገው እንደዚህ መጀመሪያ አዳምጠዋለሁ እህ ብዬ እንዴት ነው እህ ምን ሆነ ነው ምናምን እንለዋለሁ። ከዛ ያው ችግሩን እና ቅሬታውን ይዘረዝርልኛል ከዛ አዳምጠዋለሁ። ከዛ በኋላ ያለው ቅሬታ እውነት እኔ ጋር አለ ወይ የሚለውን አይለታለሁ። እንደዛ ከሆነ ሚስተካከል ከሆነ አስተካክላለሁ። የማይስተካከል ነገር እና አንዴ የጠፋ ከሆነ ደግሞ ይቅርታ እጠይቀዋለሁ። ከዛ በይቅርታ የማይቀየርና የማይስተካከል ቅሬታ ስለሌለ ማለት ነው። እውነት ግን የምችለውና በጣም ሚስተካከል ነገር ከሆነ ሰዓትና ጊዜ ሳላጠፋ ወዲያውኑ አስተካክለለታለሁ። ስለዚህ በዚህ ምድር ላይ የማትቀይረው ወይም ደግሞ የማይቀይር ነገር የለም በመሰረቱ የማትቀይረው አይ አይሆንም። አልቆለታል ያልከውን ነገር ሁሉ ትንትላለህ ማስተካከል ትችላለህ። ስለዚህ ህይወት በቅሬታ ውስጥ ያሉ ህዝቦች የሞሉባት አንተ የሰራኸው ስራ ብዙ ሰው ቅር ሊያሰኝ ይችላል። ብዙ ሰው ደግሞ ሊያስደስት ይችላል ስለዚህ የሁሉንም ስሜት ማስደሰት አትችልም አንተ ምክንያቱም አንተ ሰው ነህና ነው። ስለዚህ ቅሬታዎችን እየተከተልን ራሳችንን መጉዳት የለብንም። ቅሬታ ቅሬታ ነው ጥሩ ከሆነ መቀበል ካልሆነ

በቤት ምን አይነት የቤት እቃዎች አሉ ብለህ ለጠየከኝ ጥያቄ በቤቴ ውስጥ በጣም ብዙ አይነት የቤት እቃዎች አሉ። ለምሳሌ ከሳሎን ቤት ብጀምርልህ በሳሎን ቤት ውስጥ ጠረጴዛ ሶፋ ቴሌቪዥን እንደዚሁም ደግሞ የቡና እቃዎች አሉ። እንደገና ደግሞ ወደ ኪችን ብንመጣ ወይም ደግሞ ማድ ቤት ውስጥ የሚገኙት እቃዎች ደግሞ ፍሪጅ ወይም ማቀዝቀዣ። እንደገና ደግሞ የቤት እቃዎች የምንላቸው ጎድጓዳ ሳህን ሳህን ጭልፋ እንደገና ደግሞ ማማሰያ ብረት ድስት ድስቶች አሉ የእንጀራ መጋገሪያ ምጣድ የወጥ ማብሰያ ስቶፍ እነዚህ ሁሉ በማድቤት ውስጥ ይገኛሉ ማድቤት ውስጥ የሚገኙት እነዚህ ናቸው። ሌላ ደግሞ በተጨማሪ በመኝታ ቤት ውስጥ የሚገኙት ደግሞ አልጋ እና ቁም ሳጥን ናቸው። ያው ሁለት መኝታ ቤት አለ እንደገና ደግሞ ያው በ ደግሞ አነስተኛ ቤት አለ እንደ መጋዘን አይነት ደግሞ እቃ የምናስቀምጥበት እዛ ውስጥ ደግሞ የተለያዩ መሳሪያዎች አሉ። የእርሻ መሳሪያዎች የምንላቸው አካፋ መቧጠጫ እንደገና ደግሞ መዶሻ አካፋ በጣም ብዙ እቃዎች አሉ። እነዚህ እነዚህ እቃዎች አሉኝ ነገር ግን እነዚህ ለምሳሌ ከ እንዴት የምሰራባቸው ለምን አገልግሎት እንደሚውሉም ደግሞ በዛው ልንገር። ለምሳሌ ያው በአካፋ ምናምን የምንሰራባቸው እነዚህ መሳሪያዎች። የቤት እቃዎች ነው ያልከኝ ነገር ግን የቤት እቃዎቼ ውስጥ ያው አብዛኛው ከምን እንደተሰሩ ደግሞ ለዘርዝር ለምሳሌ የመመገቢያ ጠረጴዛዬ ከንጹህ እንጨት የተሰራ ነውና በሀገር ውስጥ የሚመረት ስሪኤፍ የተባለ ድርጅት የሚያመርተው ምርት ነው። እና በጣም ቆንጆ ጠንካራ ከዋንዛ እንጨት የተሰራ በጣም የሚያምር ጠረጴዛና ወንበር ነው። ሶፋዬም እንደዛው ነው ከእንጨት እና ከስፖንጅ ተሰራ ነው በጣም ምርጥ የሆነ ነው። እሱም ከዚሁ ከሀገር ውስጥ ምርትና የገዛሁት። ሌላኛው ደግሞ ያው የቲቪ ማስቀመጫ ወይም ደግሞ የቴሌቪዥን ማስቀመጫ እና እሱም ከእንጨት ከዋንዛ እንጨት የተሰራ ነው። እሱም በአገር ውስጥ በእኛው እጆች የተሰራ ነው። ሌላኛው ደግሞ የቡና ማቅረቢያ ያሉ ከጅማ ከእንጨት የተሰራ ነው። የጅማ እንጨት ማለት በጣም የሚያምር ብራእ የሆነ ቡኒ ከለር ያለው እንጨት ነው። እና ከእሱ እንጨት የሚሰራ ስለዚህ ሁሉም የምሰራባቸው ወይም ደግሞ የምገለገልባቸው እቃዎች የሀገር ውስጥ ምርት ናቸው። ምክንያቱም የሀገር ውስጥ ምርቶችን በደንብ አድርጌ ስላማበረታታ ነው። ወደ መኝታ ቤቴ ደግሞ ስንገባ መኝታ ቤቴ ሁለቱም በአገር ውስጥ እንጨት የተመረተ የእንጨት ውጤት ነው። በጣም የሚያምር ከእንጨት የተሰራ አልጋ ነው ያለኝ እንደገና ደግሞ ስፖንጁንም የምጠቀመው ስፖንጅም እዚሁ ከሀገራችን ምርት ላይ ነው። እሱም ደግሞ አድማስ የተባለ ስፖንጅ ፋብሪካ ከዛ ገዝቼ ነው የተጠቀምኩት። ሌላኛው ወደ ማድ ቤት ደግሞ ስገባ ያው አብዛኛዎቹ በሀገር ውስጥ ምርት ነው የምንጠቅመው ለምሳሌ የእንጀራ ምጣድ እዚሁ በሀገራችን የሚሰራ የእንጀራ ምጣድ ነው የምትጠቀመው። ሌላኛው ደግሞ ያው የሚሰሩትም የእንትን የማድቤት መደርደሪያዎች ምናምን ሁሉም ከሀገር ውስጥ በሚገኙ እንጨቶች የተሰሩ በጣም ጠንካራና አንጸባራቂ የሆኑ እንጨቶች ናቸው። በጣም አሪፍ ነው እወደዋቸዋለሁ ሁሉንም ሁሉንም እወዳቸዋለሁ። ሌላኛው ያው ፍሪጅ ምናምን ምናምን የምጠቀመው ያው ከውጪ በሚመጡ እቃዎች ነው። ፍሪጅ ስቶፍ ምናምን እነዚህ ከውጪ መጥተው ሀገር ውስጥ ከሚሸጡ እቃዎች ነው። ፍሪጄ ሳምሰንግ ነው እንደገና ቴሌቪዥኔም ሳምሰንግ ቴሌቪዥን ነው። እንደገና ደግሞ ያው ስቶቭም ስቶቭም አለኝ ያው ስቶቭም ካውጬ የመጣነው እና እንደዚህ አድርጌ የቤት እቃዎቼ እነዚህ ናቸው።

ጾም ትጾማለህ ብለህ ለጠየከኝ ጥያቄ አዎ ጾም ጾም አለው ያው የ በእምነታችን በጣም ብዙ አጽዋማቶች አሉና እነሱን አጽዋማቶች በጠቅላላ እጾማለሁ። በእምነቴ ኦርቶዶክስ ክርስቲያን ነኝ። ስለዚህ ያው በኦርቶዶክስ ክርስትና ሃይማኖት ውስጥ ያሉ አጽዋማትን በጠቅላላ ከቤተሰቦቼ ጋር ሆነን እንጾም አለን እንጸልያለንም። ጾም ያው አንዱ ከእግዚአብሔር ጋር የምንገናኝበት ወይም ከአምላካችን ጋር ለአምላካችን ልመና የምንጠይቅበት አንዱ መንገድ ነው። እግዚአብሔር እንዲታረቀን ፈጣሪያችን እንዲታረቀን ራሳችንን በማድከም የምን የምንጠይቅበት ወይም ደግሞ ውስጣችን ያለ የትቢተኝነትን ስሜት ራሳችንን በማድከም የምንጸልይበት መንገድ ነው። ጾም ሲባል ከምግብ ብቻ አይደለም የሚጾመው በእኛ የ የክርስትና ሃይማኖቶች ጾም ሲባል ከሁሉ ነገር መጾም ከመጥፎ ንግግር ከመጥፎ ስራ ካሉባልተኝነት ከተሳዳቢነት እና ከተናግሮ አናጋሪነት ሁሉ እግዚአብሔር በማይወዳቸው ነገሮች ሁሉ አለመሳተፍ ነው። ጾም ጊዜ ብቻ ሳይሆን ሁል ጊዜም ቢሆን እነዚህ ነገሮች እንዳይደረጉ እግዚአብሔር አምላክ ያዛል። ስለዚህ ጾም የምንጾመው ከእግዚአብሔር ልመና ለመጠየቅ ነው። እግዚአብሔር እንዲቀበለን እግዚአሔር እንደስ ለማሰብ እሱ የጾመውን ጾም ለማሰብ ነው። ብዙ ጾሞች አሉ አንደኛው ዋናው ጾም የሁዳዴ ጾም ብለን የምንጠራው ወደ ሃምሳ አምስት ቀናት የምንጾም ነው። እግዚአብሔር ራሱ አርባ ቀን እና አርባ ሌሊት የጾመውን ጾም ነው። የምንጾመው ስለዚህ ይህ የጾም እግዚአብሔር አምላክ የጾመው ጾም ነው። ስለዚህ ይሄንን ጾም ምግብ ባለመብላትና እንደገና ደግሞ የተለያዩ ምግቦችን ሳንበላ ለረጅም ሰዓት በመቆየት ምንጾመው ጾም ነው። ለምሳሌ በሃያ አራት ሰዓት ውስጥ አንዴ ብቻ በመመገብ የምንጾመው ጾም ይሄ ጾም ነው። ለምሳሌ ምንጾመው ሌላ ነገር ምግብ ሳንበላ ብቻ ሳይሆን የምግብ አይነቶችንም እንመርጣለን ለምሳሌ የጾም ምግብ ብለን የምንጠራቸው አሉ። ለምሳሌ የጾም ምግብ የሚባሉት ወይም በጾም ጊዜ የማይበሉ ምግቦች ወተትና የወተት ተዋጽኦ እንደገና ደግሞ ስጋ ስጋና ስጋ ስጋ በቃ ስጋ ያለባቸው ነገሮች በጠቅላላ አይበሉም ይህ የአንድ የጾሙ አካል ነው። ሁል ጊዜ ጾም ስንጾም እነዚህ አይነት ነገሮች አናርግም። ሌላኛው የጾም አይነት እብና አርብ የምንጾመው ጾም ነው ሮብና አርብ የምንጾመው ጾም። እንደዚሁ በምግብም ሳንበላ በዛ ላይ ደግሞ ጾም የጾም ምግቢያ የምንላቸውን ምግቦች ሳንበላ እንቁላል ዶሮ እና የወተት ተዋጽኦ በጠቅላላ ወተት እና የወተት ተዋጽኦ በጠቅላላ በጾም ጊዜ የማንመገባቸው ምግቦች ናቸው። ስለዚህ እነዚህ ምግቦች ባለመብላት እንጾማለን። ጾም ስትጾም የምትበላቸው ምግቦች አትክልት ፍራፍሬ እና በቃ የእህል ዘር አዝርዕት ምናምን ካልሆነ በስተቀር ሌላ ምግብ አትበላም። ይህ ደግሞ ለጤና እጅግ ተስማሚ የሆነ ምግብ ነው። ሰዎች በዛ በጾም ጊዜ ከእግዚአብሔር ዘንድም ተጨምሮበት ሁሉ ነገር ምግቡ ምንም ሁሉም ስለሚስማማ በቃ የዛን ጊዜ በጾም ጊዜ በጣም ነው የሚያምርበት ሰው በጠቅላላ ስለዚህ። እና በቃ በጾም ሰዓት በጣም ጥሩ ጊዜ ነው የምናሳልፈው ጸሎት አለ ደስ የሚል ጊዜ ነው። ሌላኛው የጾም አይነት የኪዳነ ምህረት ጾም ነው። የኪዳነ ምህረት ጾም የምንጾመው በክረምት ጊዜ ነውና በጣም ብዙ ጊዜ የኪዳንም ረጾም በጣም ደስ የሚል ጾም ነው። ያ ጾም በክረምት ጊዜ ነው የሚጾመው ለአስራ ስድስት ቀናት የሚጾም ጾም ነው። በጣም በጣም ደስ የሚል ጾም ነው። እመቤታችን ቅድስት ድንግል ማርያም የጾመችው ጾም ነው እና እሷን በማሰብ የምንጾመው ጾም የኪዳነ ምህረት ወይም የፍልሰታ ጾም ይባላል። ይሄም በተመሳሳይ ለአስራ ስድስት ቀናት ከአጾም ምግቦች እና ከተለያዩ ስጋና ስጋ ተዋጽኦዎች እንዲሁም ደግሞ ራሳችንን በምግብ በመጉዳት ለረጅም ጊዜ በመቆየት እና ከተለያዩ መጥፎ ድርጊቶች በመቆጠብ ምንጾመው ጾም ነው። የምንጸልይበት ምንጾመው ጾም ነው። እና ይሄም ጾም በጣም ደስ ይላል። እና ጾም ትጾማለህ ብለህ ለጠየከኝ ጥያቄ? በጣም ብዙ አጽዋማት እጾማለው። ይሄ ደግሞ በጣም ደስ እያለኝ የማደርገው

ቤተሰብ ምን ያህል ጊዜ ይሰበሰባል ያልከኝ ጥያቄ? ያው ቤተሰብ በየ ብዙ ጊዜ ይሰበሰባል ያው የቤተሰብ ጉባኤ ሲኖር ልደት ሲኖር ክልስትና ሲኖር እንደገና ደግሞ ሰርግ ሲኖር በዚህ በዚህ ጊዜ ይሰባሰባል ያው ግን ቤተሰብ ያው ቤተሰብ የህብረተሰብ መሰረት አይደለ። ጥሩ ቤተሰብ ሲኖርህ ጥሩ ቤተሰብ ሲኖርህ ያው ጥሩ ሀገር ይኖራል። በየሀገሩ እና ቤተሰብ አንድ ላይ ሆኖ ስለ ህይወት ስለ ስለ እያንዳንዱ ነገር ማለት ስለቤተሰቡ ራሱ መነጋገር ሲችል ችግሮቻቸውን መካፈል ሲችሉ ማን ጎደለበት ማን አነሰ ምናምን እየተባባልን ማን ታመመ የማ ልጅ ተመረቀ የማን ልጅ ደከም ብሏል ምናምን እያልን ቤተሰቦች ሁሉ ተሰባስበን እከሌ እከሌ ማን ወለደ አዲስ ልጅ ካለ በየ በየ ፕሮግራሙ ልጆች አዳዲስ የመጡ ልጆችን እናስተዋውቃለን። ማን ወለደ ማንአ ገባ ብለን ሁሉንም በተሰባሰበን ጊዜ እንጠያየቃለን። ቤተሰብ ምን ያህል ጊዜ ይሰባሰባል አልከኝ በጣም ብዙ ጊዜ በየምክንያቱ እንሰባሰባለን ማለት ቁጥር የለውም። ስለዚህ በዛ ጊዜ ተሰብስበን ስለ ብዙ ነገር አንወያያለን ቤተሰብ እንጠያየቃለን ያለንብን ችግሮች እንደገና ደግሞ ችግሮቻችንን እንዴት መቅረፍ እንዳለብን እንዴት መረዳዳት እንዳለብን እንነጋገራለን። ከዛ ከተነጋገርን በኋላ ደግሞ ፕሮግራማችን ለሚቀጥለው ደግሞ ማጋ ነው የሚሆነውን ብለን ፕሮግራሙ ሳይደርስ ልንገናኝ እንችላለን። ሌላ ነገር ለቅሶ ቢኖር ሀዘን ቢኖር እንደገና ደግሞ ደስታ ቢኖር ሁል ጊዜም ቢሆን እንሰባሰባለን አንቀርም። ምክንያቱም የአንዱ ደስታ ለሌላው ደስታ ነው የአንዱ ሀዘን ለሌላው ሀዘን ነው። ስለዚህ የኛ ቤተሰብ ደግሞ በጣም የተቆራኘ ስለሆነ ወይም ደግሞ በጣም የተ የተ የተጠጋጋ ቤተሰብ ነው እና በጣም ትልቅ ደግሞ ፋሚሊ ነው። ወይም ደግሞ ትልቅ ቤተሰብ ነው። ስለዚህ እዛ ላይ ተገናኝተን ሁል ጊዜም ቢሆን ስለቤተሰባችን እንነጋገራለን። ደግሞ በኑሮ ደከም ካለ አድርገን መርዳት መለወጥ እንዳለብን ደግሞ እናወራለን። ስለዚህ ቤተሰብነት ትርጉሙ ዝም ብሎ ቤተሰብ ለመባባል ሳይሆን መረዳዳት ነው። ከተረዳዳክ እንደገና ደግሞ ከተጠያየክ ችግሮችን አንዱ ለአንዱ ከተካፈለ አንተ ሲጎልብህ ሌላውም የሚሞላልህ ከሆነ የዛን ጊዜ ቤተሰብ ትሆናለህ ማለት ነው። ይሄ ግድ ዝምድና ብቻ አይደለም ቤተሰብ የሚያስብለው። ስለዚህ ያንተን ጎዶሎ ሊሞላ የሚችል ማንኛውም ሰው ያንተ ቤተሰብህ ነው ዘመድህ ነው ማለት ነው። ስለዚህ በዚህ መንገድ ነው እኔ የምገልጸው። እና ቤተሰብም ምን ያህል ጊዜ ትገናኛለህ ትሰበሰባለህ ላልከው ጥያቄ? በብዙ ጊዜ እንሰባሰባለን። የምንሰባሰብበት ደግሞ አጋጣሚዉን ተጠቅመን ነው የሆነ አጋጣሚ ስናገኝ እህት ወንድም አክስት አጎት ምናምን ተሰብስበን አያት ተሰብስበን በቃ እንመራረቃለን። እንደገና ደግሞ ስብሰው እንትን በደስታ ከተሰበሰብን እንጨፍራለን ፎቶ እንነሳለን። ለሚቀጥለው ትውልድ የሚቀር ነገር እናስቀራለን ልጆች እንዲማሩበት ቤተሰብ ሲሰባሰብ ልጆች ከዛ የሚማሩት ነገር አለ የሚወስዱት ነገር አለ። ስለዚህ እነሱ ደግሞ ከዛ አይተው እኛ ልጆች ወደፊት ደግሞ ልጆች ሲወልዱ ልጆቹ እንደገና ይሄ ነገር እየቀጠለ ይሄዳል። ስለዚህ መሰባሰብን መጠያየቅን ለህፃናት ልጆች ማስተማር ነው አንተ ስትሰበሰብ ልጆቹም ደግሞ የእነሱ ልጆችም ከእኛ ከትልልቆቹ አይተው ነገ መገናኘት መሰባሰብ መጠያየቅ ይችላሉ ማለት ነው። ስለዚህ አንደኛና ዋነኛው ነገር መሰባሰባችን የሚጠቅመው መጠያየቃችን የሚጠቅመው ለልጆች ነው። ለህፃናት ነገ ለሚተኩት ትውልዶች እነሱን እነሱ እንዲጠያየቁ እንዳይጨካከኑ ሁል ጊዜ እኮ ዘመድ ስትሆን አትጨካከንም አንተ አንዱ አንዱን ለጥሩ የሆነ ሀገር ለመገንባት ጥሩ ቤተሰብ ያስፈልጋል። ስለዚህ ያንን ሀገር ለመገንባት የሚጠቅመውን ትውልድ ለማፍራት አንተ ዛሬ መሰባሰብ አለብህ መጠያየቅ አለብህ። ፍቅር መስራት አለብህ ስትዋደድ ስትፋቀር የነሱም ደግሞ የሚቀጥለውም ትውልድ የሚዋደድ የሚፋቀር ጠንካራ ትሁት ይሆናል ማለት ነው። ስለዚህ ትሁት እግዚአብሔርን የሚፈራ ይሆናል። ስለዚህ ይህንን ነገር ለማስቀጠል አንተ ተሰባስበህ ለነሱ ማስተማር አለብህ። እኛ የምናደርገው ለዚህ ነው። መሰባሰባችን የሚጠይቅ የሚጠቅመን ይህንን ለዚህ ለዚህ ነውና መሰባሰቤን እወደዋለሁ ልጆቼንም አስተምራለሁ።

ቦርሳ እጠቀማለሁ ቦርሳ እጠቀማለሁ ብለህ ለጠየከኝ ጥያቄ ቦርሳ አዎ እጠቀማለሁ። ያው እንግዲህ ቦርሳ ብዙ አይነት ቦርሳ እጠቀማለሁ ምክንያቱም እንደምታውቀው ለሁል ጊዜ አይነት አንድ አይነት ቦርሳ አይደለም የምጠቀመው። የተለያዩ ቦርሳዎች አሉ የእጅ ቦርሳ እጠቀማለሁ ማንጠልጠያ ያለው ቦርሳ እጠቀማለሁ የሌለው እጅ ቦርሳ አለች ትንሽዬ ተለቅ ያለ እጅ ቦርሳ አነስ ያለ እጅ ቦርሳ እጠቀማለሁ የተለያየ እጅ ቦርሳ ነው የምጠቀመው። ነገር ግን ያው የእጅ ቦርሳዎቼን የምጠቀማቸው አሁንም እንደ ልብስ ነው ያው የተለያየ ቦታ ስትሄድ የተለያየ አይነት ቦርሳ ነው የምትጠቀመው። ለምሳሌ ከስራ ቦታ ቦርሳ ብጀምር ብጀምርልህ አነስ ያለ ማንጠልጠያ ያለውና ብዙ ቃል ሊይዝ የሚችል ነው ለምሳሌ የምሳ እቃ ይዤ ስለሚሄድ የምሳ እቃ ሊይዝ የሚችል ቦርሳ። ሰፋ ያለና እንደ ዘንቢል አይነት ያሉ ቦርሳዎችን እጠቀማለሁ ለስራ ቦታ ማለት ምክንያት ምግብ ምናምን ይዤ ስለምሄድ ምሳዬን ቋጥሬ ይዥዒዕ ስለሚሄድ ሰፋ ያለ ቦርሳ እጠቀማለሁ። እሱ ደግሞ ለአያያዝ አመቺ የሆነ ቦርሳ ነው የምጠቀመው። ሌላ ጊዜ ደግሞ እንደ መዝናናት ምናምን ደግሞ ሳስብ ደግሞ ዘለበቱ ረዘም ያለ ይሄ ማለት ስሙ እንደሆነ አላውቅም ብቻ ግን ረጅም ማንጠልጠይ ያለው ቦርሳ ከጉልበቴ ድረስ የሚደርስ ቦርሳ ደግሞ እጠቀማለሁ። እንደሱ አይነት ቦርሳ በጣም ነው በጅንስ ሱሪ እና በስኔከር ጫማ እና ትንሽዬ ቲሸርት ልብስ ለብሼ መነፀር ማድረግ እወዳለሁ። አንድ ላይ እና በሱ እጠቀማለሁ በጣም ነው የምወደው። የሚገርም ነገር እንደሱ አይነት ቦርሳ መዝናናት ስንፈልግ ከልጆቼ ጋር መውጣት ስፈልግ እንደሱ አይነት ቦርሳ እና ሱሪ በሱሪ በጣም ነው የምወደው እና መነፀርና ኮፍያ አደርግበታለሁ በጣም ነው የሚያሳምረኝ እሱን በጣም እወደዋለሁ። ሌላ ደግሞ የጀርባ ቦርሳ ደግሞ እወዳለሁ የጀርባ ቦርሳ ደግሞ የሚይዘው መዝናኛ ቦታ እንደ ሶደሬ ላንጋኖ ምናምን ስንሄድ በጣም ትንሽ ራቅ ያለ ብዙ ልብስ መያዝ ምናምን ስንፈልግ ደግሞ የጀርባ ቦርሳ ደግሞ እይዛለሁ። የጀርባ ቦርሳዎች ላያያዝ በጣም አመቺ ስለሆኑ እና በጣም ብዙ እቃ ስለሚይዙልኝ እነሱን ደግሞ እጠቀማለሁ ማለት ነው። እና የተለያየ የቦርሳ አይነት ነው የምጠቀመው። የጀርባ ቦርሳ የምጠቀመው ለዚህ ለዚህ እንትን ነው። ሌላኛው ጥሪ ሲሄድ ነው ለምሳሌ ሰርግ ስጠራ የሚይዘው ቦርሳ አነስተኛ በእጅ የምትያዝ ቦርሳ። ሊፕስቲክ ወይም የከንፈር ቀለም እና ሽቶ መያዝ የምትችል አነስተኛ ቦርሳ ሞባይል የምትያዝ እጄ ላይ ብቻ እንደዚህ ልጥፍ ብላ የምይዛት ቦርሳና ከልብሴ ጋር ማች የምታደርግ ቦርሳ መያዝ እወዳለሁ። እንደሱ አይነት ቦርሳ ነው የሚይዘው ስለዚህ ለሰርግ እኔ አጠቃላይ ድግስ ቦታ እና የሀበሻ ቀሚስ ስለብስ እንደሱ አይነት ቦርሳ እይዛለሁ። ሌላ ደግሞ የሀበሻ ቀሚስ ካልለበስኩኝ እና ማንኛውንም ቀሚስ ከለበስኩኝ የራት ግብዣ ምናምን ከሆነ ደግሞ ሌላ ልብስ የለበስኩኝ ከሆነ ደግሞ ትንሽ ተለቅ ያለ ሆኖ በእጄ የሚያዝ ቦርሳ እይዛለሁ ማለት ነው። ያው እንግዲህ ቦርሳዎቹን በተለያየ በየሄድክበት ቦታ ላይ የተለያየ አይነት ቦርሳ ነው የምትይዘው እና ቦርሳ እንደዚህ አይነት ቦርሳዎች ይይዛሉ ያው በየኦኬዥኑ በየመትይ እንትኑ የተለያየ አይነት ቦርሳ ነው የምይዘው ሌላ በጣም የምወደው ቦርሳ። ከቆዳ የሚሰሩ ቦርሳዎች ናቸው ከቆዳ የሚሰሩ ቦርሳዎች በጣም ነው የምወዳቸው። ምክንያቱም አንደኛ በቀላሉ አይላላጡም ከ ከሌላ ወይም ከሰንቴቲክ የሚሰሩ ቦርሳዎች ግን ስለሚላላቱ አልወዳቸውም። ግን ከቆዳ ከንጹህ ቆዳ የሚሰሩ በሀገራችን በኢትዮጵያ የሚሰሩ በጣም በጣም በጣም ለዝነጣም ሆነ ለቅንጦት የሚሆኑ በጣም ምርጥ ቦርሳዎች በሀገራችን ይሰራሉ። እነሱም ቦርሳዎች በተቻለ መጠን ገዝቼ ለመጠቀም እሞክራለሁ። እና ሁሉም ሰው እነዚህ አይነት ቦርሳ ቢጠቀም ከቆዳ የተሰራ ቦርሳ እና ለረጅም ጊዜ ደግሞ የሚያገለግሉ ስለሆነ እነሱን ቦርሳዎች ቢጠቀም ብዬ እመክራለሁ። እኔም ደግሞ የምወዳቸው እንደሱ አይነት ቦርሳ ነው። ስለዚህ በ ከንጹህ ቆዳ የተሰሩ ቢወደዱም እነሱ በጣም ለረጅም ጊዜ ስለሚያገለግሉክ ደግሞ አይጨማደዱም አያረጁም። በቃ እንዳይደርቁ ብቻ መጠንቀቅ ብቻ ነውና እነሱን